አሁን ጥያቄው የሚለው ወዴየትኛው ቦታ ተጉዘት ታውቃለህ? እንግዲህ ወደ ተለያዩ ቦታዎች ተጉዣ አውቃለሁ። የተለያዩ ስራዎችን ለመስራት ወደ ተለያዩ ቦታዎች የመጓዝ እና የተለያዩ ቦታዎችን የማየት እድሉ እና አጋጣሚ ነበረ በሱም በህይወቴ ደስታ እንጂ የተለያዩ ቦታዎችን ማየት የተለያዩ እውቀት የሰዎችን አኗኗር ዘይቤ የተለያየ ነገር ለእኛ ይጨምርልናል ብዬ አምናለሁ።

እሺ ይሄ ጥያቄ የሚለው ድንጋይ ሰብስበህ ታውቃለህ? ነው። አዎ ድንጋይ ሰብስቤ አውቃለሁ። እንግዲህ ልጅ እያለን ጨዋታዎችን ስንጫወት የተለያዩ ነገራቶችን ስናደርግ ድንጋይ የመሰብሰብ ሁኔታ ነበረ። እና ደግሞ ሌላው በምን ምክንያት ድንጋይ ሊሰበሰብ ይችላል? የሚለውን ሁኔታ በምናይበት ጊዜ ቤቶችን ለመስራት ሰዎች በገጠር አካባቢ ድንጋዮችን የመሰብሰብ ሁኔታ ይታያል። ለዚህ ጥያቄ ወደ መልስ ይሄን ይመስላል።

አክሊ ይሄ ጥያቄ የሚለው ደግሞ ጠዋት ወይስ ማታ ሰው ነው የጠዋት ወይ የማታ አትበሉ ነው? የሚለው እንግዲህ እኔ ሁለቱም ነኝ ብዬ የማስበው ከእንቅልፌ የምነሳው በጣም በጠዋት አስራአንድ ሰዓት አከበቢ ነቅቼ የተለያዩ ስራዎችን እጨርሳለሁ። ማታም እስከ ስድስት ሰዓት በማምሸት የተለያዩ ስራዎችን እሰራለሁ። ስለዚህ እኔ የሁለቱም የጧት እና የማታ ሰው ነኝ ብዬ ነው የማስበው በዚህ ጥያቄ ላይ ያለኝ መልስ ይሄን ይመስላል

ይሄ ጥያቄ የሚለው ደግሞ የምትመኘው የእረፍት ጊዜ ምንድነው ነው? የሚለው እንግዲህ የሰው ልጆች ስራችንን ከሰራን በኋላ በሳምንት አምስት ቀን ወይም ስድስት ቀን ስራችንን ከሰራን በኋላ ምን ያስፈልገናል እረፍት ያስፈልገናል ያ እረፍት ምንድነው? ካልን ደግሞ አእምሮአችን ሰላም የሚያገኝበት የተሻለ ነገር ለአእምሮአችን የምንመግብበት ሰዓት ነው። ስለዚህ እኔ ቅዳሜና እሁድን ለእረፍት ይመቸኛል።

እሺ ያሁኑ ጥያቄ የሚለው እሳት ማንደድ ትችላለህ ወይ ነው? የሚለው አዎ እሳት ማንደድ እችላለሁ እንግዲህ እንደሚታወቀው በተለያየ መንገድ እሳት ማንደድ ይቻላል። ለምሳሌ ክብሪትን በመጠቀም እስቶቭን በመጠቀም የተለያዩ ጋዞችን በመጠቀም። እሳቶችን በቀላሉ ልናነድ እንችላለን ግን የምናነድበት ምክንያት እና አላማ ሊወሰን እና ሊታወቅ ይገባል ብዬ ነው የማስበው። ስለዚህ እሱን ማድረግ ደግሞ በጣም አስፈላጊና መሆን ያለበት

ያው ጥያቄው የሚለው በመንገድ ላይ ምግብ ትገዛለህ ወይ ነው? የሚለው አዎ በመንገድ ላይ መግብ እገዛለው እንግዲህ በመንገድ ነው የሚታወቀው። የተለያዩ ምግቦች አሉ ለምሳሌ እንደ እርጥብ እንደ ሳምቡሳ እንደ ቺፕስ የተለያዩ ምግቦችን። መንገድ ላይ እናገኛለን ስለዚህ በመንገድ ላይ ምግብ እገዛለሁ ብዬ መናገር እችላለሁ። በተለይ በመክሰስ ሰዓት እነሱን እጠቀማለሁ።

እንደገና ጥቅም ላይ መዋል ታደርጋለህ ብሎ የጥያቄ ያው እንደገና ጥቅም ላይ መዋል አደርጋለሁ ነው እንግዲህ ምንም ነገሮችን ከተጠቀምን በኋላ። ጥቅም ላይ በመዋል የተለየ ጥቅም የሚሰጡም ወይም ለሁለተኛ ጊዜ የሚጠቀም እድል እንዲኖረን ማድረግ በጣም አስፈላጊ ነው። እና እኔም እሱን ማድረግ እችላለሁ እሱን አዎ አደርጋለሁ ብዬ ነው የምመልሰው። እንደገና ጠቅሞ ላይ መዋል በጣም አስፈላጊና መሆን ያለበት ነገር ነው ብዬ አምናለሁኝ።

እሺ የአሁኑ ጥያቄ የሚለው የምትወደው ፍራፍሬ ምንድነው ነው የሚለው? እንግዲህ ፍራፍሬ የተለያዩ ፍራፍሬዎች አሉ እንደ ብርቱካን እንደ ማንጎ። እንደ ሙዝ የተለያዩ ነገሮች ፍራፍሬ ብለን ነው የምንጠራቸው። እኔ አንተ የምትወደው የትኛው ነው? ከተባለ እኔ ማንጎ እና አቦካዶ እወዳለሁ። እነሱን መመገብ በጣም ያስደስተኛል። በጁስ መልኩም እያረኩኝ ጠዋት ጠዋት ስነሳ ለቁርስ እጠቀማቸዋለሁ። ስለዚህ ማንጎና አቦካዶ እወዳለሁ።

በድንቋንቋ ታምናለህ ወይን የሚለው በድንቋንቋ ታምናለህ የሚለው ጥያቄ? ለመርዳት ትንሽ አስቸግሮኛል ምን ለማለት እንደተፈለገ እንኳን አላውቅም። አንዳንዴ በዚህ ፕላትፎርም ላይ የሚወጡ ጥያቄዎች ወይም በዚህ መሳሪያ ላይ ያሉ ጥያቄዎች ትንሽ በአማርኛ ለመረዳት ያስቸግራሉ ጥያቄዎችም ልክ አይደሉም። ለመመለስ አስቸጋሪ ሁነው አገኛቸዋለሁ ስለዚህ ይሄን ይመስላል

እሺ ያው ጥያቄ ደግሞ የጎረቤቶችህን ድምጽ ትሰማለህ ወይ? ነው የሚለው አዎ የጎረቤቶችን ድምጽ እሰማለሁ ምክንያቱም ጎረቤቶቼ ጋር ምን ሊያጋጥም ይችላል የሚለውን በአእምሮዬ ተዘጋችቼ ነው የምጠብቅ። ምክንያቱም ጎረቤቶች ውስጥ ደስታና ሀዘን ይወስዳል ደስታ ካለ ደስታ ለመካፈል ሀዘን ካለ ደግሞ ችግራቸውን ለመፍታት እና ችግራቸውን ለመቅረፍ የነሱን ድምጽ መስማት ግዴታ ነው። ብዬ አምናለሁ አዎ እሰማለሁኝ።

ጥራት ያለው ስራ ማቅረብ ትችላለህ ወይ ነው የሚለው የኔ ጥያቄ? አዎ ጥራት ያለው ስራ ማቅረብ እችላለሁ። ምክንያቱም የተለያዩ ስራዎችን ካልሰራን ወይም ስራችን ጥራት ከሌለው ለኛ አስቸጋሪ ስለሚሆን ጥራት ያላቸው ስራዎችን መስራት በጣም አስፈላጊና መሆን ያለበት ነገር ነው ብየ ነው የማምነው። ምክንያቱም ጥራት ያለው ስራ ልንሰራ ካልቻልን አስቸጋሪ ይሆንብናል ስለዚህ ጥራት ያለው ስራ መስራት አለብን።

ያሁኑ ጥያቄ የሚለው የቴክኖሎጂ ችግር ሲያጋጥምህ ምን ታደርጋለህ? የሚለው እንግዲህ የተለያዩ ችግሮች አሉ እነሱን ለመፍታት ደግሞ የተለያዩ ነገሮችን እናደርጋለን። እነዛን የምናደርገው ለምንድነው አንደኛ በቀላሉ መፍታት ይችላሉ ወይም አይችሉም የሚለውን ለመረዳት ነው። እሱን መርዳት ካልቻልን ደግሞ ከእኛ አቅም በላይ ከሆነ ሌላ ሰው ማሳየት ይጠበቅብናል። ማለት ነው።

በዚህ ቅዳሜ እና እሁድ ምን ታደርጋለህ? የሚለው እንግዲህ እኔ የምሰራው የፍሪላንስ ስራዎችን ነው። እነሱ ስራዎችን እየሰራሁ የተለያዩ ገቢዎችን ስለማገኝ። ምንም እረፍት የሚባል ነገር የለም እንደ ሌሎች ቀናት ስራዎችን በመስራት ነው ማሳልፈው። አሁን ላይ ደግሞ ሳይሊንስ አርቲፊሻል ኢተለጀንስን በማሰልጠን ላይ ስላለሁ እሱን እሰራለሁ ብዬ ነው ያሰብኩት።

እሺ የአሁኑ ጥያቄ የሚለው ጊዜህን በደንብ ታስተዳድራለህ ወይ ነው የሚለው? አዎ ጊዜየን በደንብ አስተዳድራለሁ ጊዜን በደንብ የማስተዳድርበት ምክንያት የተለያዩ ስራዎችን ለመስራት ራሴን ከተለያዩ ነገሮች ለመቆጠብ ያክል ጊዜየን በአግባቡ አስተዳዳለሁ ብዬ አምናለሁ። ጊዜን በአግባቡ ካላስተዳደርኩኝ ስራዎችን በአግባቡ መስራት ስለማልችል በአግባቡ ማስተዳደር ግዴታ ነው ብዬ አምናለሁ።

የስራ ምግባር ታከብራለህ ወይ ነው? የሚለው እንግዲህ የስራ ምግባር አንድ ሰራተኛ በጣም ወሳኝ ነገር ነው ብዬ ነው የማስበው። ምክንያቱም አንድ ሰራተኛ የስራ ምግባር ከሌለው መኖር አይችልም ስራውን መስራት አይችልም ስራውንም ሊያጣው ይችላል። ስለዚህ የስራ ምግባር በጣም ወሳኝና አስፈላጊ ነገር ስለሆነ የስራ ምግባር አዎ አከብራለሁኝ ብዬ እመልሳለሁኝ። ይሄን ጥያቄ ማለት ነው።

የስራ አሰራሮች ትከተላለህ? ወይ ነው የሚለው እንግዲህ ስራ ከአስራር ውጭ ሊሰራ አይችልም ምንም አይነት መንገድ የለውም። ስለዚህ የስራ አሰራር መንገዶችን መከተል ግዴታ ሆኖ እናገኘዋለን። ሰራተኞች የስራ አሰራር መንገዶችን ባይከተሉ ምን? ያጋጥማቸዋል የሚለውን ብናየው ከስራቸውም ያጡታል። ስለዚህ ያሄን ጥያቄ ለመመለስ እኔ አዎ የስራ አሰራር ሂደቶችን እከተላለሁኝ።

የአሁኑ ጥያቄ የሚለው የትኛውን ባህላዊ ምግብ ትወዳለህ ነው? እንግዲህ በሀገራችን ኢትዮጵያ የተለያዩ ባህላዊ ምግቦች አሉ። እና ገንፎ እነ ጥሬ ስጋ እነ ክትፎ የመሳሰሉት ባህላዊ ምግቦች አሉ። ነገር ግን እኔ የምወደው ከዚህ በፊት እንደተናገርኩት ጥሬ ስጋ እና ጥብስ በጣም የምወደው ምግብ ነው ስለዚህ እነሱን ስበላ ደስታ ይሰማኛል። ከባህላዊ ምግቦቻችን መካከል ነገር ግን እኔ የምወደው ከዚህ በፊት የምትናገርኩት ጥሩ ስጋ ጥብስ በጣም የምወደው ምግብ ነው። ስለዚህ እነሱ ስበላ ደስታ ይሰማኛል ከባለሙያ ምግቦቻችን መካከል

እሺ የአሁኑ ጥያቄ የሚለው የምትወደው መጽሐፍ ምንድነው? ነው የሚለው እንግዲህ መጽሐፎች እኛን ከትንሽነት ወደ ትልቅነት የሚወስዱን አእምሮአችንን በማዳበር እና በማጎልበት የሚጠቅሙን ሆኖ እናገኛቸዋለን። ስለዚህ አሁን ላይ እኔ የምወደው መጽሐፍ ራስን ለማሳደግ አእምሮን ለመገንባት የሚሆኑ መጽሐፎችን እወዳለሁ። እነሱ መጽሐፎች ምንድን ናቸው? ካልን ደግሞ ለአይምሮ ጠቃሚ የሆኑ መፅሐፎችን እኔ እወዳለሁኝ።

የትኛውን የቀኑን ስዓት ትወዳለህ? እንግዲህ ቀኑን በምናይበት ጊዜ ጠዋት ምሳ ሰዓት ከምሳ በኋላ ከሰአት በኋላ እና ምሽት የሚባሉ ጊዜያቶች አሉት። ስለዚህ ጥያቄው የሚለው የትኛውን የቀኑን ሰዓት ትወዳለህ ነው? እኔ የምወደው የጥዋቱን ክፍል ጊዜ ነው። ምክንያቱም አእምሮአችን ከአዲስ ታድሶ እና ሪፍሬሽ አድርጎ ስለምናገኘው የጠዋቱን ክፍለ ጊዜ እወዳለሁኝ

ያው እግዲህ ጥያቄው የሚለው የድርጅት ዝግጅቱን ትሳተፋለህ ወይ? ነው የሚለው። አዎ የድርጅት ዝግጅቶችን እሳተፋለሁ የምሳተፍበት ምክንያት እኔ ጋር የተለየ ነገር ይጨምርልኛል ብዬ ስለማስብ አዳዲስ ነገሮችን አገኝበታለሁ ብዬ ስለማስብ የድርጅት ዝግጅቶችን እሳተፋለሁ። በእነሱም የተለያዩ ሰዎች ጋር የመተዋወቅ እና አዳዲስ ሰዎችን የማወቅ እድል ስለሚሰጠኝ አዎ እሳተፋለሁኝ።

እሺ ያሁኑ ጥያቄ የሚለው: ፀሀይ ስትጠልቅ መመልከት ትወዳለህ ወይ? ነውየሚለው። አዎ ፀሀይ ስጠልቅ መመልከት ደስታን ይሰጣል የተለያዩ ነገሮችን እንድናስብ እንድናገናዝብ ያደርገናል ስለዚህ አዎ ፀሀይ ስትገባ ማየት በጣም ያስደስተኛል እንደሚመስለኝ የብዙ ሰው ፍላጎትም እሱ ይመስለኛል ብዙ ሰዎች እሱን በማድረግ ይደሰታሉ

ያው አሁን በቂ የምለው በሰአት የምትደርስ ሰው ነህ ወይ ነው? የሚለው አዎ በሰአት የምደርስ ሰው ነኝ በሰአት የምደርሰው ደግሞ የተለያዩ ጉዳዮችን ለማስፈፀም እና የተለያዩ ነገሮችን ለመጨረስ ነው። እሱን የማደርገው በራሴ ምክንያት እና በተለያዩ ምክንያቶች ነው። በሰአት መድረስ አስፈላጊ ነው ሰአታችንን በአግባቡ ለመጠቀም እና የተለያዩ ነገሮችን ለማድረግ። በሰአት መድረስ በጣም አስፈላጊ ነው። ሁሉም ሰው በሰአት መድረስ አለበት

የአሁኑ ጥያቄ የሚለው በልጅነትህ የምትወደው ጨዋታ ነው? እንግዲህ ልጅ እያለን የተለያዩ ጨዋታዎችን እንጫወት ነበረ። የምወደው ጨዋታ እግር ኳስ ጨዋታ በጣም እወድ ነበረ። ምክንያቱም እግር ኳስ። ከልጅነቴ ጀምሮ እየተጫወትኩት ያደኩት ጨዋታ ስለሆነ እሱን ነበር የምወደው። እንግዲህ አሪፍ ጨዋታ ነው ብዬ አስባለሁ ኳስ ጨዋታ። እኔ የምጠቁመው እግር ኳስ ጨዋታ አሪፍ የሚለው ነው

ያም ጥያቄ የሚለው የምትወደው መጠጥ ምንድነው ነው የሚለው የምትወደው መጠጥ እንግዲህ እንደ ሰው ልጅ የተለያዩ መጠጦችን እንጠጣለን። ለምሳሌ እኔ የሚያስደስተኝ አሁን ለስላሳ መጠጦች መጠጣት ነው። ምክንያቱም ያልኩህ መጠጦች በምጠጣበት ጊዜ ከጤናዬ ጋር የተያያዘ ችግር ስለሚያጋጥመኝ ያልከኝ መጠጦችን ብዙ ጊዜ አልጠጣም። ስለዚህ እኔ የምጠጣው የለስላሳ መጠጦችን ነው።

ያው ጥያቄው የሚለው ማዕድን ትጠቀማለህ ወይ? አዎ ማዕድን እጠቀማለሁ እንግዲህ ማዕድን እንደሚታወቀው በመሬት ውስጥ የከበሩ ድንጋዮች የተለያዩ ነገሮችን ልክ እንደ ወርቅ እንደ ዳይመንድ እንደ ብር እንደ ናሃስ የመሳሰሉ እንደ ኦፓን የመሳሰሉ የከበሩ ድንጋዮች አሉ፤ እንግዲህ እነሱ ማዕድናት ደግሞ ትጠቀማለህ ከተባለ አዎ እንደማንኛውም ኢትዮጵያዊ እጠቀማለሁ ለማጌጥ፣ የተለያዩ ነገሮችን ለማድረግ እነሱን እጠቀማለሁኝ አዎ፤

የድርጅቱን ባህል ትወደዋለህ? የተባለ እንግዲህ የድርጅቱ ባህል አንዳንድ ጥሩ ነገሮች እንዳሉት ሆኖ የተለያዩ መጥፎ ነገሮችም አሉት። ስለዚህ በአብዛኛው ጥሩ ነገሮች ስለሚበዙ የድርጅቱን ባህል እወዳሉ። ምክንያቱም ለሰራተኞቻቸው ለሰራተኞቻቸው የሚሰጡት ክብር ለሰራተኞቻቸው የሚሰጡት ድጋፍ አሪፍ ስለሆነ። ለድርጅቱ ያለኝ ክብር መልካም ነው። ስለዚህ አዎ የድርጅቱን እንትን እወዳለሁ።

ያን ጥያቄ የሚለው በእጅ መጽሐፍ ትወዳለህ የሚለው እንግዲህ ዘመኑ የዲጂታል ዘመን ነው የተለያዩ ጽሁፎች ላይ የሚጽፈው በኮምፒውተር እና በስማርት ፎኖች ወይም በታብሊቶች ነው ነገር ግን በእጅ መጽሐፍ ስሜት ይሰጣል ማስታወሻዎችን ለመያዝ። በእጅ መጻፍ በጣም የሚያስደስት ነገር ነው ስለዚህ የተለያዩ ማስታወሻዎችን የምጽፈው በእጅ ነው። ነገር ግን ከትንሽ ጊዜ በኋላ በስልኬ መረጃ መያዝ ጀምሬያለሁኝ

እሺ የአሁኑ ጥያቄ የሚለው ከጎረቤቶችህ ጋር ጥሩ ግንኙነት አለህ ወይ ነው? የሚለው አዎ ከጎረቤቶቼ ጋር ጥሩ ግንኙነት አለኝ። ምክንያቱም እኔ መጥፎ ነገር ወይም ጥሩ ነገር ቢያጋጥመኝ ቀድመው የሚደርሱልኝ ከዘመዶቼም ከምኖቼም በፊት ጎረቤቶቼ ናቸው። ስለዚህ አዎ ለከጎረቤቶቼ ጋር ጥሩ ግንኙነት አለኝ ከጎረቤቶቼ ጋር ጥሩ ግንኙነት ማድረግ በጣም አስፈላጊ ነው። ብዬ አምናለሁ አዎ ጥሩ ግንኙነት አለኝ።

እሺ ያሁኑ ጥያቄ የሚለው ምን አይነት ጥቋጥቆች አሉ ነው? እንግዲህ የተለያዩ ጥቅማጥቅሞች አሉኝ ብዬ አስባለሁ ምክንያቱም የተለያዩ ስራዎችን ለመስራት እነዛን ነገሮች እጠቀማለሁ። በነዛ ጥቅማ ጥቅሞች አማካኝነት የተለያዩ ስራዎችን እሰራለሁ። የተለያዩ የምሰራቸው ስራዎች አሉ የምችላቸው ነገሮችም አሉ። ስለዚህ እነሱን እችላለሁ ብየ በኮንፊደንስ መናገር እችላለሁ

እሺ ያሁኑ ጥያቄ የሚለው ገንፎ መብላት ወይም ገንፎ ትበላለህ ወይም ነው? እንግዲህ ገንፎ በእኛ ሀገር የሚበላው እናቶች ልጆቻቸውን በሚገላገሉበት ጊዜ እነሱን ለመጠገን የሚጠቀሙት ምግብ ነው። እንግዲህ ብዙ ጊዜ በዛ አካባቢ ይበላል አራሶች ባለበት ቦታ አንዳንድ ጊዜ ደግሞ ለቁርስ ሰርተን እንጠቀማለን። ስለዚህ አዎ ገንፎ እበላለሁኝ ብዬ ይሄን ጥያቄ እመልሳለሁ ማለት ነው።

በመስመር ላይ እ ትማራለህ ወይ? ነው የሚለው ይኼ ጥያቄ እንግዲህ እ ትምህርትን ከተለያየ ቦታ ከተለያየ አንግል ልናገኝ እንችላለን። ስለዚህ እ ይሄን ጥያቄ ለመመለስ ያክል አዎ ከመስመር ላይ እማራለሁ ከሕይወት መስመር ላይ ከተለያዩ ቦታዎች ላይ ትምህርቶችን እማራለሁ። በዛ ሂደት ነው ራሳችንን የምንገነባው እኛም የዛ ውጤት ነን ብዬ ስለማስብ አዎ በመስመር መርመር ላይ እማራለሁ።

እሺ ያው ጠይቄ የሚለው ፎቶ የት ታስቀምጣለህ ነው? እንግዲህ ፎቶዎች በተለያዩ ቦታ ይቀመጣሉ በጋላሪ ወይም በፋይል መልኩ ላፕቶፕ ላይ በሃርዲስክ ወይም በፍላሽ የማስቀመጥ ሂደት አለ። ነገር ግን እኔ የማስቀምጠው ፎቶዎቼን ወይም የድሮ ፎቶዎችን የማስቀመጥበት ቦታ ኢሜል ላይ ነው። ኢሜል ላይ የራሱ የሆነ ስቶሪ ወይም የራሱ የሆነ ማህደር ወይም ማመዝገቢያ ስላለው እሱ ላይ ለፎቶዎቼ አስቀምጣለሁ

ከቤትህ ከ ስራህ ምን ያህል ይርቃል የሚለው? ይመስለኛል ይህን ጥያቄ ለመጠየቅ የተፈለገው ከቤትህ የስራ ቦታህ ምን ያክል ይልቃል ነው? የሚለው እንግዲህ ከቤት ወደ ስራ ቦታ ከአምስት እስከ ስድስት ኪሎ ሜትር ይሆናል። ስለዚህ በዚህ ርቀት ምክንያት እኛ ወደ ስራ የምንሄደው እንዴት ነው ከተባለ? የተለያዩ ባጃጆችን ወይም የተለያዩ ታክሲዎችን በመጠቀም ወደ ስራ ቦታ እንሄዳለን ስለዚህ ከአምስት እስከ ስድስት ኪሎ ሜትር ይርቃል ብለን መመለስ እንችላለን

እሺ የአሁኑ ጥያቂ የሚለው ምን አይነት ቦርሳ ትጠቀማለህ ነው? የሚለው እንግዲህ የተለያዩ ቦርሶች አሉ ምግብ ለመያዝ ላፕቶፕ ለመያዝ ለመያዝ የምንጠቀማቸው የቦርሳ አይነቶች አሉ። ወይም እንደ ዋሌት ቦርሳ አይነቶች አሉ። ስለዚህ እኔ የሚጠቀሙን የቦርሳ አይነት በምናይበት ጊዜ እኔ የምጠቀመው የኪስ ዋሌት ቦርሳ ነው። እሱ ደግሞ የተለያዩ መታወቂያዎችን ፋይሎችን እና ዳቶችን ለመያዝ ይጠቅመኛል ማለት ነው

እሺ የአሁኑ ጥያቄ ሚለው ሌሎችን መርዳት ትወዳለህ ወይ ነው? ሚለው አንግዲህ ኢትዮጵያዊ ሆኖ ለሎችን አለመውደድ አይቻልም ስለዚህ አዎ ሌሎችን መርዳት እወዳለሁ። ሌሎችን መርዳት የምወድበት ምክንያት ደግሞ ያሳደገኝ መሀበረሰብ ሌሎችን በመርዳት እና ለሰዎች ትብብር በማድረግ ስለሆነ። አዎ ሌሎችን መረዳት እወዳለሁ። ለዚህ ጥያቄ ያለኝ መልስ ይህን ይመስላል አመሰግናለሁ።

እሺ ያው የአሁኑ ጥያቄ የሚለው ደግሞ በመስመር ላይ ወይም በመንገድ ላይ ቪዲዮ ትመለከታለህ? የሚለው እንግዲህ በዚህ በዲጂታል ዘመን አማካኝነት የተለያዩ የቪዲዮ መተግበሪያዎች እንደነ ዩቲዩብ፣ እንደነ ቲክቶክ አይነት መተግበሪያዎች ተፈጥረዋል ስለዚህ ብዙ ሰዎች ጊዜያቸውን በመንገድ ላይም የማየት እንትን አለ እኔ ግን የስራ ቪዲዮዎች ካልሆኑ የተለያዩ ቪዲዮዎችን አልመለከትም ማለት ነው።

እሺ ያም ጥያቄ ልብስ በእጅ ታጥባለህ ወይ? ነው የሚለው እንግዲህ አዎ አጥባለሁ ብዬ ነው የምመልሰው ምክንያቱም ኢትዮጵያ ውስጥ የምኖራቸው መጠን አብዛኛው ሰው የራሱ የሆነ ምን የለውም የራሱ የሆነ የልብስ ማጠባይ ማሽን የለውም ስለዚህ እንደማንኛውም ኢትዮጵያዊ ልብሶቼን አዎ በእጆቼ አጥባለሁኝ። በእጆቼ ማጥበው ደግሞ ማሺን ስለለኝ ብቻ ሳይሆን ለጄ ጥንቃቄ እና እጄን ልብሴን ለማጽዳት ስል በጄ አጥባለሁ አዎ

አይስክሬም ትወዳለህ ወይ ነው የሚለው ጥያቄ? አዎ አይስክሬም እወዳለሁ አይስክሬም እንግዲህ በጣም ጣፋጭና ደስ የሚል ነገር ነው። ምክንያቱም ስንመገብ ጥፍጥና እናገኛለን። በልጅነታችን እሱን እየበላን ስላደግን አይስክሬም እንወዳለን። እንግዲህ አስክሬም ለልጆች በጣም ደስታ የሚሰጥ ነገር እና ጣፋጭ ነገር ስለሆነ ሁሉም ህፃን ልጅ ይወዳል ብዬ አስባለሁ። ስለዚህ እኔም አዎ አይስክሬም እወዳለሁ ብዬ ይሄን ጥያቄ እመልሰዋለሁ

እሺ የአሁኑ ጥያቄ የሚለው ከልጅነትህ የምትዘክረው ነገር አለ ወይ ነው የሚለው የምትዘክረው ማለት? ወር ወር እየጠበቅክ ወይም አመት አመት እየጠበቅክ የምትሰጠው ነገር አለ ወይ ነው? እንግዲህ አዎ እኔ ከልጅነት ጀምሮ የምዘከረው ዝክር አለ እሱ ደግሞ የምዘከረው ዝክር የኪዳኑ ዝክር በየወሩ እዘክራለሁ። ምክንያቱም ከብዙ ነገር የጠበቀችኝ እናቴ ስለሆነች እሱን ያከብራሉ ሁሌ ወር በገባ በአስራ ስድስተኛው ቀን። ዝክር እዘክራለሁ

እሺ ያሁኑ ጥያቄ የሚለው ደግሞ ከደንበኞች ጋር ትገናኛለህ? ወይን የሚለው አዎ ከደንበኞች ጋር እገናኛለሁ ከደመኛው ውስጥ ከመገናኘት የራሱ የሆነ ደስታና ሀሴት ይሰጣል። ስለዚህ ከደምበኞች ከበመገናኘት የተለያዩ የተለያዩ ስራዎችን ብዙ ጊዜ እሰራለሁ። ስለዚህ ቀደመኞች ከመገናኘት አለብኝ በስራ ምክንያት ስለዚህ ይሄን ጥያቄ ላይ መልስ አዎ ከደንበኞች ጋር እገናኛለሁ። የተለያዩ ስራዎችንም ከደንበኞች ጋር እሰራለሁ

እሺ ያም ጥያቄ የሚለው በቀን ምን ያህል ውሃ ትጠጣለህ ነው በቀን ምን ያህል ውሃ ትጠጣለህ? ማለት ከሶስት እስከ ከሁለት እስከ ሶስት ሊትር ጠጣለሁ ምክንያቱም ውሃ ለጤና ያለውን ጥቅም ስለማውቅ በጣም ውሃ ጠጣለሁ። ስለዚህ ለዘጠያቂ መልስ የሚሆን በቀን ከሁለት ከሶስት ሊትር ውሃ ጠጣለሁኝ ምክንያቱም ለኩላልቴ እጥበት ወይም ለኩላልቲ ጽዳት በጣም አስፈላጊ መሆኑ ስልማቅ እጠጣለሁኝ ውሃ

ወደ ስራ በሰአቱ ትደርሳለህ ወይ? ነው የሚለው። ይሄ ጥያቄ ይሄ ጥያቄ እንግዲህ ወደ ስራ በሰአት መድረስ የራሱ የሆነ ጥቅም አለው። ምክንያቱም ስራችንን ከማክበር አንፃር የተለያዩ ስራዎችን ለመስራት የተለያዩ ልዩነቶችን ለመፍጠር ወደ ስራ በሰአት መድረስ አስፈላጊ ነው። ስለዚህ ይሄን ጥያቄ እኔ ስመልሰው አዎ ወደ ስራ አዎ በስራ ሰዓት እደርሳለሁኝ። ምክንያቱም በሰአት ስትገኝ ነው ስራዎችን በአግባቡ ልሰራ የምችለው። ስለዚህ አዎ በሰአት እገኛለሁ።

እሺ ያሁኑ ጥያቄ የሚለው ደግሞ ሹራብ መስፋት እችላለሁ ወይ ነው? የሚለው አዎ ሹራብ መስፋት እችላለሁ ሹራብ መስፋት የራሱ የሆነ ጥቅም አለው። የተለያዩ ጥቅማጥቅሞች አሉት ስለዚህ አዎ ሹራብ መስፋት እችላለሁ። ምክኛቱም ሹራብ መስፋት የተለያየ ጥቅማጥቅሞች ስላሉት የተለያዩ አንተኖች ስላሉት ሹራብ መስፋት እችላለሁ የራሴ ሹራቦች እንደውም ራሴን የምሰፋው ስለዚህ አዎ ሹራብ መስፋት እችላለሁ።

እሺ ያሁኑ ጥያቄ ደሞ የሚለው ትንኞች በአካባቢዎ አሉ ወይ ነው? የሚለው አዎ በአካባቢዎች የተለያዩ ትንኞች አሉ እነዛ ትንኞች ምንድን ናቸው ካልን? ከውሃ ከማቆር ወይም ከቆሻሻ አካባቢዎች የሚፈጠሩ ትንኞች ናቸው። እነዛ ደግሞ የአካባቢውን ቆሻሻነት ይገልጻሉ ምክንያቱም ከቆሻሻ ነገሮች ትንኞች ስለሚመጡ። ስለዚህ አዎ በአካባቢያችን የተለያዩ የትንኝ አይነቶች አሉ። ትንኞች በአካባቢያችን አዎ አሉ።

እሺ ጥያቄ የሚለው ላፕቶፕ አለህ ወይ? ነው የሚለው። እንግዲህ የተለያዩ ስራዎችን ወይም በዲጂታል እንደመስራቴ መጠን ላፕቶፖችን እጠቀማለሁ። ስለዚህ አዎ ላፕቶፕ አለኝ። በላፕቶፕ ነው የተለያዩ ስራዎችን የምሰራው። አዎ ላፕቶፕ አለኝ የሚለውን ጥያቄ እመልሳለሁኝ። ላፕቶፕ የተለያዩ ስራዎችን ለመስራት ስለሚረዳኝ አዎ ላፕቶፕ አለኝ። በተጨማሪ ኮደርም ስለሆንኩ ላፕቶፕ አለኝ ብዬ እመልሳለሁኝ። ጥያቄ

እሺ የትውልድ ከተማህ የት ነው ነው የሚለው ይህ ጥያቄ እንግዲህ የኔ የትውልድ ከተማ ደብረ ማርቆስ ነው። ደብረ ማርቆስ ማለት የጎጃም ወይም የምስራቅ ጎጃም ዋና ከተማ ነች። ትውልድ እና እድገቴ እዛ ነው የነበረው። ብዙ አብዛኛው የህይወቴን ክፍል ያሳለፍኩት እዛ ነው ብዬ አምናለሁ። ከዛ በኋላ ወደ ዩኒቨርሲቲ ጂግጅጋ የሚባል ወደ ሱማሌ ክልል ሄድኩኝ አሁን ደግሞ ያለሁት አዲስ አበባ ነው። ስለዚህ የትውልድ የትውልድ ከተማዬ አዲስ አበባ ነው።

እሺ ያሁኑ ደግሞ የሚለው የትንኝ መረብ ትጠቀማለህ ነው? የሚለው የትንኝ መረብ ማለት ትንኞቹን ወይም ጥቃቅን ነፍሳትን ለመያዝ የሚጠቅመን እንደ አንጎበር አይነት ወይም መረብ የሚባል ነገር ነው። አዎ በመተኛበት ጊዜ እሱን እጠቀማለሁ ምክንያቱም ጤናዬን ለመጠበቅ። እሱን እጠቀማለሁኝ ማለት ነው። እንግዲህ የትንኝ መረብ አዎ እጠቀማለሁ ብዬ ይሄን ጥያቄ እመልሼዋለሁ።

እሺ! ያሁኑ ጥያቄ ደግሞ በመስመር ላይ ሙዚቃ ትሰማለህ? ነው የሚለው። አዎ! በመስመር ላይ ሙዚቃ እሰማለሁ ምክንያቱም ወደ ምሽት አካባቢ መንገድ ላይ ወክ የማድረግ ነገር አለ። ወይ የምንቀሳቀስ ነገር አለ በዛን ጊዜ በመስመር ላይ ሙዚቃዎችን በኤርፎን አድርጌ ወይም በወክማን አድርጌ የመስማት ልምዱ አለኝ። ስለዚህ ይሄን ጥያቄ ለመመለስ ያክል አዎ በመስመር ላይ ሙዚቃ እሰማለሁ። ወይም ሙዚቃ አዳምጣለሁ። ብዬ መመለስ እችላለሁ ማለት ነው።

እሺ ያሁኑ ጥያቄ ደግሞ ብዙ ሰነዶች ታዘጋጃለህ ወይ ነው? የሚለው አዎ ብዙ ሰነዶች አዘጋጃለሁ ሰነዶችን ማዘጋጀት የራሱ የሆነ ጥቅም አለው። እነዛ ጥቅሞች ምንድን ናቸው ካልን? የተለያዩ ጥቅማ ጥቅሞች አሏቸው። ሰለዚህ ሰነዶችን ማዘጋጀት የራሱ የሆነ ጥቅም ካለው። ሰነዶችን እኔም አዘጋጃለው ማለት ነው። ለተለያዩ የስራ መስኮች የተለያዩ ቦታዎች ላይ ለማመልከት ሰነዶችን አዘጋጃለሁ። ሰነዶች ምክንያቱም አስፈላጊ ዶክመንቶች ስለሆኑ ሰነዶችን አዘጋጃለሁኝ